እሺ ይሄ ጥያቄ ደግሞ ምን የሚል ጥያቄ ነው። ወተት ትጠጣለህ የሚል ጥያቄ ነው። ሁሌ እንደምለው አስቀድሜ ምን ማለት እፈልጋለሁ። ስለዚህ ጥያቄ ይሄ ጥያቄ በጣም ቆንጆ ጥያቄ ነው። አሪፍ ጥያቄ ነው እና እኔ ተመችቶኛል ማለት እፈልጋለሁ። እሺ ወደ መልሱ ልምጣ ወተት ትጠጣለህ የሚል ጥያቄ ነው። ወተት አዎ እጠጣለሁ። ብዙ ጊዜ ወተት እጠጣለሁ በተለያዩ በአጋጣሚዎች ወተት እጠጣለሁ። በስራ ቦታ ሊሆን ይችላል። ትምህርት በትምህርት ቤት በተለያዩ ምግብ ቤቶች ስሄድ ካፌዎች ስንገባ ከጓደኞቼ ጋር። እንደዚሁም ደግሞ ቤት ውስጥም ተገዝቶ ልጠጣ እችላለሁ ማለት ነው። ስለዚህ ወተት ትጠጣለህ የሚለው አዎ ወተት እጠጣለሁ። እና በተለያዩ አጋጣሚዎች ነው ይሄንን ይህንን ወተት ምጠጣው በቤቴ ሊሆን ይችላል የምጠጣው። በትምህርት ቤት ከጓደኞች ጋር ወጥተን ካፌ ሄደን እዛ ሊሆን ይችላል መጠጣው። ቤቴ ተገስቶ ሊሆን ይችላል ምጠጣው ስራ ቦታ ከስራ ባልደረቦቼ ጋር ሊሆን ይችላል የምጠጣው። እንደዚሁም ደግሞ ለተለያየ ቦታ እንደ ድንገት አንዳንድ ቦታ ስንሄድ እዛ ሊሆንም ይችላል ማለት ነው የምጠጣው። በተለያየ ቦታ እጠጣለሁ ማለት ነው። ወተት እና እኔ የምጠጣው ወተት ብዙ ጊዜ የላም ወተት ነው። የላም ወተት ነው። ደስ የሚለኝ ቀጥታ ከላም የታለበው ነው እንጂ ከፋብሪካ ወጥቶ የተለያዩ ነገሮች ተጨምሮበት የሚመጣውን ወተት አይደለም። የምጠጣው ማለት ነው። እና ቀጥታ ከላማዋ ታልቦ የሚመጣውን ወተት ነው። እንጂ ፋብሪካ ውስጥ ገብቶ የተለያዩ ነገሮች ትጨምረውበት እንደዛ እንደዛ የሚመጣ ወተት አልጠጣም ማለት ነው። እና ለምንድነው እሱን ወተት የምትጠጣው? ካላችሁኝ ሞር ማለቴ በደንብ በደንብ እንትን ነው። ይሄ የቀጥታ ከላም የታለበው ወተት በጣም ተፈጥሮአዊ ነው። ምንም ሌላ ነገር ሰው ሰራሽ ነገር ስለማይጨመርበት ቀጥታ ተፈጥሮአዊ የሆነ ነገር ቀጥታ ለማግኘት ስለምፈልግ ነው። ቀጥታ ከላም የመጣውን ወተት የምጠቀመው ማለት ነው። ስለዚህ እኔ ቀጥታ ከላም የመጣውን ወተት ነው የምጠጣው። ከእሱ በደንብ ጥቅም ስላለው ማለት ነው። እሱ በደንብ ጥቅም አለው በጣም አሪፍ ነው። ቆንጆ ነው ለጥንቃቄም ብዙዎቹን ደግሞ የወተት ጥቅም ለማግኘት ቀጥታ ተፈጥሮአዊውን መጠጣት ይሻላል ብዬ ስለማስብ እኔ ቀጥታ የላም ወተት ነው ማለት ነው። የምጠጣው እና የላም ወተት ነው የምጠጣው ማለት ነው። እና ለምንድነው ወተት የወደድከው? ወተት የምትጠጣው ካላችሁኝ ወተት የምጠጣው አንደኛ ጣዕሙ ደስ ስለሚለኝ እጠጣለሁ። ሁለተኛ ደግሞ ጥቅሙን ነው በጥቅሙ ምክንያት ነው የምጠጣው። ወተት እንደሚታወቀው ለአጥንት ጥንካሬ ለተለያዩ ነገሮች በጣም እጅግ ጠቃሚ ነው ምክንያቱም በውስጡ ካልሽየምን ይዟል። ስለዚህ በጣም ጥቅም አለው ማለት ነው። ይሄ ወተት ወተት በጣም በብዙ ነገር ጥቅም ስላለው በዛ ምክንያት እኔ ወተት እጠጣለሁ ማለት ነው። ሀሳቤን ጠቅለል አድርጌ ለማውራት ማለት ነው። ሃሳቤን ጠቅለል አድርጌ ለማውራት ያለው ነገር ምንድነው? ወተት ትጠጣለህ የሚል ጥያቄ ነው። ጥያቄው አዎ ወተት እጠጣለሁ። ወተት በተለያዩ ቦታዎችን ልጠጣ እችላለሁ በቤቴ ልጠጣ እችላለሁ። በመስሪያ ቤቴ ልጠጣ እችላለሁ። እንደገና በትምህርት ቤቴ ከጓደኞቼ ጋር ካፌ በመሄድ እንደዚሁም የተለያየ ቦታዎች ልጠጣ እችላለሁ ወተት። እና እኔም ምጠጣው ወተት በፋብሪካ ከፋብሪካ ገብቶ የወጣ የተለያዩ ነገሮች የተጨመሩበት ሳይሆን። ቀጥታ ከላማዋ ታልቦ ከላሟ የሚመጣው አሁን ምንም ያልተጨመረበትን ተፈጥሮ የሆነው። እሱን ነው ማለት ነው። መጠጣት የምፈልገው ደስ የሚለኝ ማለት ነው። ምክንያቱም ቅጥታ ምንም ነገር ሳይጨመርበት ተፈጥሮአዊ የሆነውን እሱን ነው ማለት ነው። የምጠጣው ለዛ ነው እሱም የምጠጣው። በተረፈ ይሄ ጥያቄ በጣም ቆንጆ እንደሆነ ደግሜ መናገር እፈልጋለሁ። ስለጠየቃችሁኝ አመሰግናለሁ።

እሺ ይሄ ጥያቄ ደግሞ ምንም የሚል ጥያቄ ነው። ፎቶዎችን የት ታስቀምጣለህ? የሚል ጥያቄ ነው። ሁሌ እንደምለው ይሄ ጥያቄ በጣም ቆንጆ እና አሪፍ ጥያቄ ነው በማለት መጀመር እፈልጋለሁ። እና ፎቶዎችን የት ታስቀምጣለህ ለሚለው ጥያቄ በተለያየ ቦታ ነው የማስቀምጠው ፎቶ። ለምሳሌ በስልክ የተነሳ ፎቶ ከሆነ በስልክ የተነሳ ፎቶ ከሆነ። እዛው ስልኬ ውስጥ ነው የማስቀምጠው ማለት ነው። ፎቶውን በስልክ ከተነሳሁት በስልክ የተነሳሁት ፎቶ ከሆነ ምንድነው ማደርገው እዛው ስልኬ ውስጥ አስቀምጠዋለሁ። ለማንኛውም ለጥንቃቄ ብዬ ደግሞ ወደ ላፕቶፕም አስተላልፋለሁ ወደ ኮምፒውተርም አስተላልፋለሁ። ስለዚህ ስለዚህ ማለት ነው። ፎቶ የት ታስቀምጣለህ የሚለው በስልክ የተነሳሁት ከሆነ። ወይ ስልኬ ውስጥ እዛው ውስጥ ነው። ወይ ወደ ኮምፒውተሬ አስተላልፋለሁ ሁለት ቦታ እንዲቀመጥ አይታወቅም አንዱ ከጠፋ በማለት ማለት ነው። እንደገና ደግሞ ፎቶውን ደግሞ በካሜራ ተነስቼ አሳጥቤው ወይም ደግሞ ፎቶውን እጄ ላይ ካለ ፎቶ እሱ ፎቶ እጄ ላይ ካለ ማለት ነው። ምንድነው የማደርገው በፍሬም ፍሬም የሚባል አለ። አራት ማዕዘን የሆነ ፎቶ ማስቀመጫ በሱ አሰርቼ ግድግዳ ላይ ግድግዳ ላይ ነው የማደርገው ማለት ነው ግድግዳ ላይ እለጥፈዋለሁ። ስለዚህ ምንድነው የምታደርገው? ፎቶ ፎቶን የት ነው የምታደርገው የት ነው የምታስቀምጠው ካላችሁኝ በፍሬም አድርገውና ፍሬም ውስጥ ከትቼ ፎቶውን ወይ ግድግዳ ላይ አስቀምጠዋለሁ። ወይም ደግሞ የፎቶ መደርደሪያ አለ ለብቻ የተሰራ ለፎቶ ብቻ ተብሎ ፎቶ የሚደረደርበት አለ። እሱ ፎቶ ላይ መደርደር ነው ማለት ነው። እና እሱ ፎቶ ላይ በደንብ መደርደር ወደ ላይ ነው ማለት ነው። ስለዚህ ፎቶዎችን የት ታስቀምጣለህ ለሚለው እኔ ፎቶዎቼን የማስቀምጠው በስልክ ከሆነ እዛው ስልኬ ውስጥ ነው። እዛ ደግሞ ለማንኛውም ብዬ ለጥንቃቄ ከጠፋ ሁለት ቦታ እንዲቀመጥ በሚል ወደ ላፕቶፔ አስተላልፍና። ስልኬ ውስጥም ላፕቶፔ ውስጥም ይሆናል ማለት ነው። እና ደግሞ እንደሱ ካልሆነ ደግሞ ስልኩን በካሜራ ተነስቼው አሳጥቤው እጄ ላይ ካለ ፎቶ ደግሞ ምንድነው የማደርገው ፍሬም አሰራና ትልቅ አሳድጌው ትልቅ አስደርጌው ፍሬም አሰራና ከዛም በኋላ በፍሬም አድርጌ ወይ ግድግዳ ላይ ለጥፈዋለሁ። ወይም ደግሞ የግድግዳ ላይ አደርገውና ሰው ሲገባ ያው ከላይ ስለሆነ ይታያል። ወይም ደግሞ ፎቶ መደርደሪያ ላይ ብቻ ስላለ እዛ ፎቶ መደርደሪያ ላይ እንዲደረደር አደርጋለሁ ማለት ነው። እና እንደዛ ነው የማደርገው። ስለዚህ እና እንደዛ ነው የማደርገው ማለት ነው። ስለዚህ ያለው ነገር እንደዚህ ነው። ስለ ፎቶ ማለት ነው። ያለው ነገር እንደዚህ ነው ማለት ነው። እንደገና ደግሞ ፎቶዎቼ ትናንሽ ከሆኑ ጉርድ ፎቶ የሚባሉ አሉ ጉርድ ፎቶ ማለት ፊት ብቻ ያለበት ፎቶ ማለት ነው እነዛ ጉርድ ፎቶ የሚባሉት ፊት ብቻ የምንነሳበት ለተለያዩ ለመታወቂያ ለፓስፖርት ምናምን የሚያገለግሉ ፎቶዎች ጉርድ ፎቶዎች ትንንሽ ፎቶዎች ማለት ነው። እንደነሱ አይነቶቹ ደግሞ ከሆኑ ምን ውስጥ ነው ማለት ነው ማድረጋቸው ቦርሳ ውስጥ ነው። ብር ማስቀመጥበት ቦርሳ ልክ እንደ ዋሌት አይነት ቦርሳዎች ውስጥ እንደነሱ ውስጥ ነው የማስቀምጠው ማለት ነው። ስለዚህ ትንንሽ ፎቶ ከሆነ ቦርሳው ውስጥ እንደ ዋሌት የሚመስሉ ቦርሳው ውስጥ ነው የማስቀምጠው። ትልልቅ ፎቶ ከሆነ ደግሞ እጄ ላይ ካለ በፍሬም አሰርቼ እለጥፈዋለሁ። ያ ፎቶ ደግሞ ስልኬ ውስጥ ከሆነ ያለው እዛው ስልኬ ውስጥ እንዲቀመጥ ለማንኛውም ለጥንቃቄ አይታወቅም የሚፈጠረው በሚል ወደ ላፕቶፕ እና ወደ ኮምፒውተር አስተላልፋለሁ። ሁለት ሶስት ቦታ እንዲኖር ፎቶ አንዱ ቢጠፋ እንኳን ሌላው እንዳይጠፋ መረጃ እንዳይጠፋ ፎቶ እንዳይጠፋ በሚል ማለት ነው። ስለዚህ ያለው ነገር ይሄ ነው። ፎቶ እንዳይጠፋ ይሄንን እንደዚህ እንደዚህ አይነት ጥንቃቄዎችን አስቀምጣለሁ። ስለዚህ ፎቶዎችን የት ታስቀምጣለ ለሚለው ግድግዳ ላይ ቦርሳዬ ውስጥ እዛው ስልኬ ውስጥ እና ላፕቶፔ ውስጥ የሚል መልስ መስጠት እፈልጋለሁ። ሁሌ እንደምለው ይሄ ጥያቄ በጣም ቆንጆ ጥያቄ ነው። አሪፍ ጥያቄ ነው በማለት መጀመር እፈልጋለሁ። ስለጠየቃችሁኝ እጅግ አድርጌ አመሰግናለሁ።

እሺ ይሄ ደግሞ ምን የሚል ጥያቄ ነው ማለት ነው። ዜና ዜና ከየት ታገኛለህ ወይም ደግሞ ዜናውን ከየት ታገኛለህ የሚል ጥያቄ ነው። ሁልጊዜ አስቀድሜ እንደምለው ማለት ነው። ይሄ ጥያቄ በጣም ቆንጆ ጥያቄ ነው በጣም አሪፍ ጥያቄ ነው ማለት እፈልጋለሁ። እኔ በበኩሌ በጣም ተመችቶኛል ደስ ብሎኛል ይሄ ጥያቄ እሺ ወደ መልሴ ልምጣ። ዜና አሁን ከየት ታገኛለህ ነው የሚለው እና እኔ ዜናውን የማገኝበት ብዙ ምንጮች አሉ። ብዙ ምንጮች ብዙ ጊዜ ዜና አሁን ለሀገራዊ ዜና ወይም ደግሞ ስለ ኢትዮጵያ ብቻ የሚያወራ ዜና። ከሆነ የፈለኩት ለስ ኢትዮጵያ በደንብ ጥልቅ የሆነ መረጃ ከሆነ የፈለኩት። ቴሌቪዥኔን ደግሞ ቲቪ የቲቪ መስኮቴን ከፍትና የቴሌቪዥን መስኮቴን ከፍቼ ወይም ደግሞ ቴሌቪዥኔን ከፍቼ ከዛም በኋላ እሱን ከከፈትኩኝ በኋላ እዛ ላይ የገባው የኢትዮጵያ ሚዲያዎችን እንደ ኢትዮጵያን ብሮድካስቲንግ ኮርፖሬሽን ፋና ኢቢኤስ እንደነዚህ እንደነዚህ ሌሎችም አሉ ደግሞ ኦቢን የሚባሉ የተለያዩ አሉ። እና እነዚህ እነዚህ የኢትዮጵያ ሚዲያዎች ናቸው ከእነዚህ የኢትዮጵያ መረጃ ስፈልግ በደንብ በደንብ አድርጌ እከታተላለሁ ማለት ነው። ይሄን በኢትዮጵያ ሚዲያ ስፈልግ የኢትዮጵያ መረጃ ስፈልግ እንደዛ ነው። ድንገት ደግሞ ያለውት እኔ እኔ ያለውት ማለት ነው። ቤት ካልሆነ ቲቪ መክፈት ማልችል ከሆነ በስልኬ ምን አደርጋለሁ? ዩቲዩብ ላይ እገባና ሰርች አደርጋለሁ ኢቢኤስ ቴሌቪዥን ወይም ደግሞ ኢቢሲ ቴሌቪዥን ፋና ቴሌቪዥን ዋልታ ቴሌቪዥን እነዚህ እነዚህ የሚሉ ቴሌቪዥኖችን ዩቲዩብ ላይ ሰርች አደርጋለሁ። ከዛ ሰርች አደርግና እነሱን እከታተላለሁ ማለት ነው እነሱን እከታተላለሁ እነሱን አያለሁ ስለዚህ ዜና ከእነሱ አገኛለሁ ማለት ነው። ቲቪ በማላገኝበት ሰዓት ስለእነሱ አያለሁ እንደዚሁም ደግሞ ዩቲዩብ ላይ አንዳንዴ ቪዲዮ ማየት የማይመች ቦታ ከሆንኩኝ ደግሞ ቴሌግራም ላይ ገብቼ። ቴሌግራም ላይ ስለ ኢትዮጵያ የሚዘግቡ አሉ እንደ ቲክቫ ኢትዮጵያ አራት አራት ሶስት ሶስት ኒውስ እንደነዚህ እንደነዚህ አይነት እንደነዚህ እንደነዚህ አይነት መረጃ ምንጮች አሉኝ ስለዚህ ዜናውን ከእነዚህ ከቴሌግራም ላይ ከሆነ ከእነዚህ አገኛለሁ ማለት ነው። እንደገና ደግሞ አለም አቀፍ ዜና ከሆነ የፈለኩት አለም አቀፍ ዜና ከሆነ የፈለኩት ማለት ነው። ወይም ደግሞ ስለ አለም የሚያወራ ከሆነ የፈለኩት ወይ በቴሌቪዥን ወይም ደግሞ ዩቲዩብ ላይ ገብቼ ሲኤንኤን ወይም ደግሞ ቢቢሲ ወይም ደግሞ አልጀዚራ እነዚህን ነው የምከታተለው እነዚህን በደንብ እከታተላለሁ እነዚህን በደንብ አያለሁ። እነዚህን በደንብ ነው የምከታተለው አነ ሲኤንኤን እንደነ አልቼዚራ እንደነ ቢቢሲ ያሉትን በደንብ እከታተላለሁ በደንብ አያለሁ ስለዚህ በደንብ አያለሁ ማለት ነው። በደንብ አያለሁ በደንብ እከታተላለሁ በደንብ አያለሁ በደንብ እከታተላለሁ ማለት ነው። ስለዚህ ዜናውን ከየት ታገኛለህ ለሚለው ሀሳቤን ጠቅለል አድርጌ ሀሳቤን አጠር አድርጌ እስካሁን ያወራሁትን በደንብ እጥር ምጥን አድርጌ ልንገራችሁ። የሀገር ውስጥ ዜና ከሆነማ የምፈልገው ቴሌቪዥን እከፍትና ኢቢኤስ ኢቲቪ ወይም ደግሞ ኢትዮጵያን ኢቢሲ ኢትዮጵያን ብሮድካስት ኮርፖሬሽን ፋና ዋልታ ኦቢኤን እነዚህ እነዚህን ገብቼ እከታተላለሁ። ካለበለዚያ ደግሞ ዩቲዩብ ላይም እንደዚህ እንደዚህ ፈልጌ እከታተላለሁ። ቲቪም እማላገኝ ከሆነ ቪዲዮ ማየት እማልችልበት ቦታ ከሆነ ደግሞ ቴሌግራም ላይ ገብቼ ቲክቫ ኢትዮጵያ አራት ሶስት ሶስት ኒውስ የሚባለው እንደነዚህ አይነት የመረጃ ምንጮች አሉ እነሱን እከታተላለሁ። ከዛም በኋላ ደግሞ እንደገና የአለም አቀፍ መረጃ ከሆነ የፈለኩት ሲኤንኤን ቢቢሲ አልጀዚራ እነዚህ እነዚህን በደንብ አድርጌ እከታተላለሁ ማለት ነው። ሁሌ እንደምለው ይሄ መረጃ በጣም ቆንጆ ጥያቄ ነው ይሄ ጥያቄ ስለጠየቃችሁኝ እጅግ አድርጌ አመሰግናለሁ።